በበጋ ምን አደርጋለሁ መሰለህ? ከፋሚሊ ጋር ሆነን እንዝናናለን ወጣ እንላለን ወደ ሌላ ቦታ ከሀገር ውጭም ሊሆን ይችላል እንወጣለን በደንብ እንዝናናለን። በተለይ በጋ ወቅት የሚሆነው በእኛ አካባቢ ጥር አካባቢ ነው። ጥር አካባቢ ደግሞ ደስ የሚል የበአል እንትኖች አሉ ያሉበት ወቅት ስለሆነ በደንብ የምንዝናናበት ጊዜ ስለሆነ። በበጋ ወቅት እንወጣለን ብዙ ጊዜ ከሀገር ውጪ እንወጣለን ሀገር ውስጥም ቢሆን ሌላ አአካባቢ እንሄዳለን። እና በበጋ ወቅት የመዝናናት እንትን ነው ብዙ ጊዜ የመዝናናት ነው ዙሮ ብዙ ጊዜ የመዝናናት ነው በበጋ ላይ። አሁን ብርድ የሆኑ አካባቢዎች አሉ የነማሚ ሀገር። ብርዳማ ስለሆኑ በበጋ አካባቢ ነው የምንሄደው ምክንያቱም እኛ ብርዱን ስለማንችለው። በበጋ ግን ፀሀይ ስለሚሆን ብርዱን የምንቋቋመው በጋ ላይ ስለሆነ ያኔ እንሄዳለን ወደ እነ ማሚ ቤተሰቦች ቤት ማለት ነው። እና ብርድ የሆኑ አካባቢዎች የምንሄደው ወደ በጋ አካባቢ ነው በጋ ላይ ሂደን አይተናቸው እንመጣለን ማለት ነው። እና በበጋ ወቅት ብዙ ጊዜ መውጣት መዝናናት ነው። እኛ ቤት የምናደርገው እኔ የማደርገው ማለት ነው

ገመድ መጠቀም ያው በ ገመድን ብዙ ነገር ልንጠቀምበት እንችላለን። ለምሳሌ እኛ እኔ ማሚጋ ቁጭ ብዬ የማደርገው ነገር በገመድ እንትን ይሄ እንትን እሰራበታለሁ በገመድ ቅርጫት ይሄ የመኪና ጎማ ትንሽዬዋን የባጃጇን ጎማ አድርገን ጥቅል እናደርገውና በገመድ ከዛ ዝዋዥዌ ልጫወትበ ልጆች ጋ እንጫወት ነበር። ማሚ ድሮ ማለት ነውና ገመድ ያኔ ስንጠቀም ትዝ ይለኛል። አሁን ላይ ገመድ እኛ ቤት ምንም አይነት አገልግሎት አይሰጥም። ምንም አይነት አገልግሎት ለምን እንጠቀመዋለን ምክንያቱም ልጆች ሁላችን አደግን ስለዚህ ምንም አይነት ገመድ ለምንም ነገር አንጠቀምም። ቤት ውስጥ አይቼ አላውቅም። ግን ማሚ ዶሮ ህፃን እያለን እንትን በገመድ ዥዋዥዌ በመኪና ጎማ አድርገን እንጠቀም ነበረ። ገመድ ከዛ ደግሞ ግ ገ ይሄ ወንበር እንጠቀልል በቦ ገመዱን በወንበር አ አድርገን ወንበሩን ጥቅልል እናደርግበትና ገመዱን ከዛ ቆንጆ ሉክ ይሰጠናል። ቆንጆ እዩታ ይሰጠናል። ገመድ ያኔ ስንጠቀምበት ትዝ ይለኛል ልጅ ያለን አሁን ግን አንጠቀምም

ታሪክ ያው መካከለኛ ነኝ በጣም በጣም አልወድም የው ከመናገር ይልቅ መስማት ይሻለኛል። ምክንያቱም ማሚዬ ሁሌ ትነግረኝ ነበር ልጅ ያለው ታሪክ በጣም ትነግረኛለች አባቢ ይነግረኝአል እና ታሪክ በመስማት ነው ያደግኩት። ከመናገር ይልቅ መስማት እወዳለሁ ብዙ ጊዜ ዘምተኛ ስለሆንኩ። መናገር አድወድም እና ታሪክ በመስማት ነው የሚሻለኝ ከመናገር ይልቅ። እና መናገር መካከለኛ ነኝ ያው የማውቀውን እናገራለሁ በተለይ ለቅርብ ቅርቤ ለሆኑ ሰዎች በጣም ነው የማወራው። ግን ለሩቅ ሰዎች በአጋጣሚ ለማገኛቸው ለማልግባባቸው ሰዎች በጭራሽ ደስ አይለኝም ጭራሽ ደስ አይለኝም ማውራት። እና ታሪክ ማውራት የምወደው ከማሚዬ ጋር ነው ብዙ ጊዜ ማሚዬ የኔ ቅርቤ እሷ ናትና። ከእናቴ ጋር ብቻ ነው የማወራው። እና እንደዛ ስለሆነ ከመናገር ይልቅ መስማት ሲሻለኝአል ታሪክ እና መካከለኛ ነኝ። በጣም በጣም አል